ይሄ በጣም ቆንጆ ጥያቄ ነው ያው ወጣት እንደመሆነህ መጠን ያው ወደ መናፈሻ ምን ያህል ጊዜ ትሄዳለህ የምለው ጥያቄ በጣም ብዙ ጊዜ? የመህድ ልምድ አለኝ የተለያዩ ቦታዎች አሉ የተለያዩ መናፈሻ ቦታዎች አሉ። እንግዲህ አየርን መቀበል ለጤናም አሪፍ ነው ስለዚህ በጣም የተለያዩ ቦታዎች ብዙ ጊዜ የመህድ ልምድ አለኝ። መናፈሻ መውሳድ ደግሞ ከተለያዩ ጓደኞቼ ጋር ከምወዳቸው ጓደኞቼ ጋር የተለያዩ ቦታዎች። እንሄዳለን አሪፍ አሪፍ ቦታ ስለሆነ ስለዚህ በጣም ብዙ ጊዜ የመሄድ ልምድ አለኝ። መናፈሻ ማለት በጣም የሚያዝናኑ ቦታዎች አሉ። ከዛ የምንጫወትባቸው ቦታዎች አሉ እነዚህን የተለያየ ጊዜ እሄዳለሁ አሁን በቀን በሳምንት ከተቆጠረን ነው። በሳምንት ሶስቴ አራቴ የሚል አለኝ የተለያየ ቦታዎች ከተፈጥሮ ጋር ደግሞ ስለምናሳልፍ በጣም የተወደዱ ቦታዎች እና ምርጥ ምርጥ የሆኑ መናፈሻ ቦታዎች አሉ ስለዚህ በሳምንት አራት ጊዜ ሶስት ጊዜ የመሄድ ልምድ አለኝ። ስለዚህ በጣም በተደጋጋሚ የመሄድ ልምድ አለኝ ማለት እችላለሁ።

ቡና መፍጨት አውቃለሁ ብዙ ጊዜ ከልጅነቴ ጀምሮ። ያው ቡና ብዙ ጊዜ እንፈጫለን ቤት ላይ ምክንያቱም ያው ኢትዮጵያ በቡና የምትታወቅ ሀገር ናት። እና ብዙ ቤት ላይ በቀን ሶስት ጊዜ ቡና። ይፈላና ለዛ ደግሞ ቡና እንፈጫለን ስለዚህ በቀን ሶስት ጊዜ ነው የፈጨሁበት ጊዜ። አለ እና ብዙ ጊዜ የመፍጨት ልምድ አለኝ። ቡና መፍጨት ደግሞ በጣም ነው ድሮ ወድ ነበር። ግን ሲበዛ በቀን ምናምን ብዙ ጊዜ መፍጨት ደስ አይለኝም። ምክንያቱም አስበሀዋል? ኢትዮጵያዊ ደግሞ በተለይ እናቶች ቡና ሲጠጥ በቀን ሶስቴ ካልሆነ በቃ አይለቁም። ጠዋት ቀን ማታ ምናምን ከዛ ደግሞ ከቤተሰብ ጋር። ከተለያየ ቦታዎች ከሚመጡ ከዘመድ ጋር ቡና መጠጣትን ስለሚፈልጉ አንተ የዛ ቤት ላይ ልጅ ከሆንክ መፍጨት ያንተ ስራ ነው። እና በጣም ብዙ ጊዜ መፍጨት ልምድ አለኝ። አዎ እውነት ለማውራት ፈጭቼ አውቃለሁኝ። ቡና ግን መፍጨት። እኔ ወንድሜ ሲፈጭ መሰለኝ። እኔ ግን ደስ አይለኝም። ምክንያቱም የሆነ ጊዜ እንደውም ትዝ ይለኛል። በልጅነት ቡና ለመፍጨት በጣም ብዙ ብዙ ከመሆኑ የተነሳ እጄ እስክላጥ ድረስ ነበር የፈጨሁት እና። ዞሮ ዞሮ ምን ለማለት ነው ቡና ፈጭቼ አውቃለሁ ማለት ነው።

በቀን ይሄ ነው ማለት ባይቻልም ያው ብዙ ሰዓትን ስልክን እጠቀማለሁ ብዬ ምክንያቱም ብዙ ሰዓት የማሳልፈው በስልክ ስለሆነ በቀን ሃያ አራት ሰዓት አለ ከሃያ አራት ሰዓት ቢያንስ በቀን ወደ ስድስት ሰዓት ቢያንስ ከስድስት ሰዓት በላይ በስልክ አጠፋለሁ ብዬ አምናለሁ ምክንያቱም ብዙ ሰአቴን ስልኬ ላይ አጠፋለሁ። ግን ድሮ ነበር። እሱ አሁን ግን ፒሲ ከመጣ በኋላ ብዙ ሰአቴን በፒሲ ብዙ የተለያዩ ነገሮችን በማድረግ አሳልፋለሁ። ፒሲ ከተጠቀምኩኝ የስልክ ሰአቴን ይቀንሳል ማለት ነው። ስለዚህ በቀን ከአራት እስከ ስድስት ሰባት ሰዓት ባለው ሰዓት ስልኬን እጠቀማለሁ ብዬ አስባለሁ